አዎ የፀሀይን መውጣትን ሁል ጊዜ አያለው ምክንያቱም ያው መንገድ ላይ ስለሆነ ቤቴ ያለው ወደ ምስራቅ ሳይሆን ለጊዜ ጠዋት ጠዋት ስትወጣ ፀሀይ ስለማይ ሁል ጊዜ። ይሄንን ስለማይ አዎ የፀሀይ መውጣትን አያለሁ ይሄንንም ደግሞ በማይበት ጊዜ ጠዋት ጠዋት። እንደውም ፀሀያማ ሲሆን እንደውም በጣም ሲቃላ ያለውን አያለው ማለት ነው።

አዎ መብረቅን በጣም ነው የምፈራው ምክንያቱም መብረቅ በሚወርድበት ጊዜ ብዙ የሚያስከትላቸው ችግሮች ስላሉ ብዙ ነገሮችን ያቃጥላል፤ ግንድ ላይ ሲወርድ ግንድን ያቃጥላል፤ እንደገናም ደግሞ ብዙ የሚፈጽማቸው ነገሮች ስላሉ በዚህም ምክንያት መብረቅን በጣም ነው የምፈራው መብረቅን እፈራለሁ። አዎ ልክ ነው

አዎ በጣም ፎቶ ማንሳት በጣም ነው የምወደው ብዙ ጊዜ የተለያዩ ቦታዎችን እየሄድኩኝ ፎቶ አነሳለሁ እንደገናም ደግሞ ከጓደኞቼ ጋራ ስንቀሳቀስ ፎቶ አነሳለሁኝ። እንደገናም ብዙ ጊዜ ሰዎች ፎቶም አንስተውም ይልኩልኛል። በዚህ ምክንያት እኔም ደግሞ ተፈጥሮን ማየት ላይ በጣም ደስተኛ ስለሆንኩኝ አያለሁ።

ያው እንደማንኛውም ሰራተኛ ሱፍ እለብሳለሁ ሱፌን እለብሳለሁ እንደገናም ደግሞ ጥሩ ጥሩ የሚባሉ ጫማዎችን በመልበስ እንደገናም ደግሞ ንጽሕናየን በመጠበቅ ልብሶቼን እንደዛ በማድረግ። የምለብሳቸው ልብሶች ያው ሱፍን በጣም እጠቀማለሁኝ ሱፍ ነው ብዙ ጊዜ ልብስ የምጠቀመው ማለት ነው።

የጥምቀት በዓልን በደንብ አስታውሳለሁ። እንደውም በኢትዮጵያ ይሄ በትልቁ የሚከበር በዓል ስለሆነ የጥምቀት በዓልን በደንብ አስታውሳለሁ። ከብዙ ዘመዶቼ ጋራ እንደገናም ደግሞ ብዙ ብዙ ሰዎች ጋር ተሰባስበን በዓልን ስለምናከብር የጥምቀትን በዓል በደንብ አስታውሳለሁ። ይሄንንም ደግሞ እንደ ኢትዮጵያ ሁሉም ሰው ያውቀዋል ማለት ነው።

አዎ በሚገባ የድርጅቴን ባህል በጣም ነው የምወደው፤ ምክንያቱም እዛ ውስጥ ያለው የአሰራር ሁሉ በጣም ደስ የሚል ስለሆነ፤ የድርጅቴን ባህል በጣም ነው የምወደው። እዛ ውስጥ የሚካሄዱ ስራዎችን፣ እንደገናም ደግሞ እዛ ውስጥ የሚደረጉ የተለያዩ ነገሮችን በጣም ደስ ይሉኛል። ስለዚህ እወደዋለሁ።

አዎ በስራዬ ላይ ጥራት ያለው ስራ ማቅረብ ዋናው የ እኔ ስራ ዋናው ስራዬ ስለሆነ ይህንን ማድረግ ግዴታዬ ስለሆነ ጥራት ያላቸው ስራዎችን በመስራት እንደገናም ደግሞ ተአማኝነት በመፍጠር ይሄንን ስራ ሁሌ ስለምሰራ ጥራት ያለው ስራን ማቅረብ ሁሌ ጊዜ የኔ የመጀመሪያ ደረጃዬ ስለሆነ ጥራት ያለውን ስራ ማቅረብ እችላለሁ

ስልኬን በሳምንት ሁለት ጊዜ ነው የምሞላው ምክንያቱም ስልኬ ያው ጥሩ የሆነ ባትሪዋ ጥሩ የሆነች ስለሆነች በዚህም ምክንያት ይሄው በሳምንቱ ሁለት ጊዜ ነው ስልኬን የምሞላው። ይሄንን በማድረጌም ደግሞ ጥሩ የሆነ ፍላጎት አድሮብኛል። ሳምሰንግ የመግዛት ላይ ስለዚህ ጥሩ የሆኑ ስልኮች ናቸው በነገራችን ላይ እነሱ ማለት ነው እንደዛ ማድረግ ነው።

አዎ በዙሪያዬ ቅርጫት አለኝ ምክንያቱም በቤቴ ውስጥ የምንጠቀማቸው ብዙ የቆሻሻ እቃዎችን ለመጣል ስለሚጠቅመን የቅርጫት እቃ አለኝ የተለያዩ ቦታዎች ላይ ይቀመጣሉ በር ላይ ይቀመጣል፣ እንደገና ውጪ ላይም ይቀመጣል። ይሄም ደግሞ የሚጠቅመው ያው ቆሻሻ ውጪን ዝም ብሎ ሜዳ ላይ ከመጣል ጥሩ ዝም ስለሆነ እዛ ቅርጫት ውስጥ ለማስቀመጥ ማለት ነው

ስራዬን በጣም ነው ምወደው ምክንያቱም ያው ስራዬን በምሰራበት ጊዜ በደንብ ወድጄው ማልሰራ ከሆነ ሁል ጊዜ ጥሩ ስሜት አይሰማኝም። እኔ ደግሞ ጥሩ ስሜት ተሰምቶኝ ስራዬን መስራት ስለምፈልግ። በዚህ ምክንያት ስራዬን በጣም ነው ምወደው ስራዬን በጣም የማከብር ሰው ነኝ። ይሄንንም በማድረጌ ደግሞ በድርጅቴም ታማኝነትን አግኝቻለሁ ማለት ነው

ብዙ ጊዜ የምመገበው በእጄ ነው ግን ደግሞ ቢሆንም ደግሞ ማንኪያን እጠቀማለሁ ብዙ ጊዜ ፓስታ ምግብን ስበላ ሊሆን ይችላል ወይንም ደግሞ የተለያዩ ምግቦችን በምበላበት ጊዜ ማንኪያ ልጠቀም እችላለሁ ግን ደግሞ ብዙውን ጊዜ በእጄ ነው ምበላው እንደዚህ በማድረግ ያው ራሴን አጠግባለሁ ማለት ነው። ምግብን ምበላው ብዙ ጊዜ እንደዚህ በማድረግ ነው

ስነ ጥበብ በጣም ነው የምወደው። ምክንያቱም ደስ ይላል። ፕሮግራሞቹ እንደገናም ደግሞ ስነ ጥበብ ላይ ያሉት ውስጥ ያሉት ይዘቶች በጣም ደስ ስለሚሉ ስነ ጥበብን በጣም ነው የምወደው። እንደ አንድ ኢትዮጵያዊም ደግሞ ስነ ጥበብ ሀገራችን ውስጥ ታላቅ የሆነ እምርታ ስለሚጨምር በጣም ነው የምወደው።

ብዙ ጊዜ የምመርጠው ቤት ውስጥ ሆኖ ነው ምክንያቱም ጸጥታ አለው እንደገናም ደግሞ ብዙ ሰዎች አይረብሹኝም ስለዚህ ብዙ ግዜ ማሳልፈው በቤት ውስጥ ነው። ቤት ውስጥ በመቀመጥ ነው ግዜዬን ማሳልፈው። ውጪ ላይ ብዙ ጩሀቶች አሉ። እንደገናም ደግሞ ራሴን ማረጋጋት ስለማልችል ምቀመጠው ብዙ ግዜ ቤት ውስጥ ነው።

ለገበያ የምወጣው በማክሰኞ ነው ማክሰኞ ፎቅ ላይ ነው ገበያ የምወጣው። ያኔ ደግሞ የምፈልገውን ሁሉ እቃወች እየገበየው ከዛ የምፈልገውን ሁሉ እገዛለሁ እንደዛ በማድረግ አሳልፋለሁ ቀኑን። ስለዚህ በሳምንት ውስጥ ያው ቅዳሜ እሄዳለሁ። ቅዳሜ ሄጄ የምገዛውን እቃ እገዛለሁ እንደገናም ደግሞ ሲያስፈልገኝ በሳምንት ሁለቴ

ወደ መናፈሻ በቀን ሁለት ጊዜ ያህል ሄዳለሁኝ ምክንያቱም ጠዋት ላይ እሄዳለሁ እንደገናም ደግሞ ማታ ላይም ስለምሄድ። በቀን ሁለት ጊዜ ወደ መናፍሻ ቦታዎች ላይ እሄዳለሁ እዛም ሄጄ ተቀምጬ ብዙ ደስ የሚሉ ነገሮች አሉ። አየሩ ደስ ይላል ስለዚህ እዛ ጊዜዬን አሳልፋለሁ። በቀን ሁለት ጊዜ እሄዳለሁ ማለት ነው። ወደ መናፋሻው ቦታ

ብዙ ጊዜ ፎቶዎቼን የማስቀምጥበት መዝገብ አለኝ መዝገቤ ውስጥ አስቀምጣለሁ ቀናቶቹን ጽፌ እንደገናም ደግሞ ወራቶቹን ጽፌ በመዝገብ ላይ አስቀምጣለሁ። እንደገናም ደግሞ አንዳንዴ ሞባይሌ ላይም ደግሞ በማስቀመጥ እንዳልረሳው ብዙ ጊዜ ለማስታወስ እንዲያበጂኝ እንደዛ አደርጋለሁኝ። እንደዚህ በማድረግ ጊዜን አሳልፋለሁ ማለት ነው

አዎ ከደንበኞቼ ጋራ በደንብ እሰራለሁ ምክንያቱም ደንበኛ ክቡር ስለሆነ እነሱን ደግሞ ግዴታ ማስከፋት ስለማይኖርብኝ ስራዬን በደንብ እሰራለሁ። በዚህ ምክንያት ከደምበኞቼ ጋራ በደንብ ለመስራት እገደዳለሁ። ይሄንንም ደግሞ ማድረጌ ስራዬንም ላይ ጥሩ የሆነ እምርታ ለመጨመር ስለሚያግዘኝ ይሄንን ማድረግ ሁል ጊዜ የኔ ግዴታ ነው

ለበጎ አድራጎት እስካሁን ሰርቼ አላውቅም፤ ግን ደግሞ በጣም ፍላጎቱ አለኝ። ምክንያቱም በጣም ደስ የሚል ስራ ነው እዛ ጋር የሚሰራው፤ በጎ አድራጎት ላይ የሚሳተፉ ሰዎች ሁሉ በጣም የሆነ ደስ የሚል የሆነ ባህሪ አላቸው። እንደገናም ደግሞ ያም ሰው ሲያደርገው በጣም ደስ ስለሚል በዚህም ምክንያት እኔም ለማድረግ ወስኛለሁ። ከዚህ በፊትም አድርጌያለሁ።

ሌሎች ሰዎችን መርዳት በጣም ነው ደስ የሚለኝ ምክንያቱም እርካታን ስለሚሰጠኝ ሰላም ይሰማኛል። ብዙ ሰዎችን ስረዳ በዚህም ምክንያት ለብዙ ሰዎች እርዳታን አደርጋለሁ እርዳታ ሀሳብ በመስጠት ሊሆን ይችላል። በገንዘብ ሊሆን ይችላል እንደገናም በተለያዩ ነገሮች ሊሆን ይችላል ሀሳብ በመስጠትም ሊሆን ይችላል። በብዙ ነገር ስለዚህ እኔ ይሄንን አደርጋለሁ

ከስራ በኋላ ወደ ቤት እገባለሁ ቀጥ ብዬ ወደ ቤት እገባለሁ ወደ ቤት ከገባሁ በኋላ እታጠባለሁ ገላዬን እታጠባለሁ ገለዬን ከታጠብኩኝ በኋላ ደግሞ ምግብ እመገባለሁ። ከዛም በኋላ ያው ልብሴን ልብሸ ቁጭ ብዬ መጽሐፍ ብዙ ጊዜ ማንበብ ደስ ስለሚለኝ መጽሐፍ ነው የማነበው። እንደዛ በማድረግ ጊዜዬን አሳልፋለሁኝ ማለት ነው።

ውሃ መዋኘት እችላለሁኝ ምክንያቱም ከዚህ በፊት ለብዙ ጊዜ ዋኝቼ ስለማውቅ። መዋኘት በጣም እችላለሁኝ እንደው ብዙ ሰዎች ያው የማይችሉ አሉ ግን ደግሞ ቢሆንም እኔ ዋና መዋኘት በደንብ ነው የምችለው። ብዙ ሰዎች በዚህም ምክንያት እኔንም እንደውም ለተለያየ ነገር የፈለገውኝ ያውቃሉ።

ብዙ ጊዜ የምወደው ሙዚቃ የጃዝ ሙዚቃ ነው የጃዝ ሙዚቃ በጣም ደስ ይለኛል። የጃዝ ሙዚቃኞች በጣም ብዙ ሰዎች አሉ ኢትዮጵያ ውስጥ እ በጣም ታዋቂ ነው። ብዙ ሰዎችም ተከታዮችም አሏቸው። የጃዝ ሙዚቃ በጣም ደስ ይለኛል። የጃዝ ሙዚቃ በሀገራችን በጣም ደስ የሚልና ብዙ ሰዎችም የሚጠቀሙት ነው።

አዎ ውሃ ማምጣት በደንብ ነው የማውቀው ምክንያቱም ያው ከገጠር ስላደኩኝ የተለያዩ ሰዎች ውሃ ከአንድ ቦታ ወደ አንድ ቦታ ሲያዘዋውሩ ስለማይ እኔም ደግሞ ከነዛ ውስጥ ስለነበርኩኝ ውሃ ማምጣት በደንብ ነው የማውቀው። ይሄን ደግሞ ማንኛውም ኢትዮጵያዊ መመለስ ይችላል። ስለዚህ እኔም አውቃለሁ ብዬ በሙሉነት ማውራት እችላለሁ

ጥፍሬን እቆርጣለሁ አዎ ጥፍሬን በደንብ ነው የምቆርጠው ምክንያቱም ያው በሚያደርግበት ጊዜ በጣም ስለሚያስጠላ እንደገናም ደግሞ ሰዎችንም ሊቆዳ ስለሚችል በዚህ ምክንያትም። ያው ጥፍሬን ሁል ጊዜ እቆረጣለሁ እንደገናም ደግሞ ያምራል ሰው ተቆርጦ በሚሄድበት ጊዜ ስለሚያምር። በዚህ ምክንያት እኔም እቆርጣለሁኝ ማለት ነው።

አዎ ቪዲዮዎችም እመለከታለሁ ምክንያቱም ያው ቪዲዮ ብዙ ጊዜ ደስ ይላል እንዲህ ሲያወጡ ያው ብዙ ሰዎች ጋር ያግባባል እንደገናም ደግሞ ሰውን ደግሞ እንደዚህ ሁለት ለሁለት ሆኖ ማውራት ደስ ስለሚል ሰውን እያዩ ማውራት ደስ ስለሚል አዎ አያለሁኝ ቪዲዮ እመለከታለሁኝ ማለት ነው። እንደዛ አደርጋለሁ

በበጋ ወቅት ውቅያ ልወቃ እላለሁ እችላለሁ እንደገናም ደግሞ የተለያዩ አግዞች አሉ አግዞ አግዛለሁ። እህሎችን እሰበስባለሁ እንደገናም ደግሞ የተለያዩ ብዙ ስራዎችን ልሰራ እችላለሁ አለው። ያው የበጋ ጊዜ ብዙ ጊዜ ዝናብ አይኖረውም ቢሆነውም ግን ደግሞ ያው የስራ ጊዜ ነው። ዝናብ ቢኖርም ባይኖርም ይሰራል

አዎ የክላውድ ማከማቻን እጠቀማለሁ ምክንያቱም ያው የተለያዩ እቃዎቼን ፋይሎቼን እዛ ጋር ስለማስገባ እጠቀመዋለሁ ለብዙ ጊዜም ስለሚቆይ። ያው ይሄንን ደግሞ ማድረግ ያው አስፈላጊ ነው። ብዙዎች ሰዎችም ስለሚያደርጉት እኔም ብዙ ጊዜ እጠቀመዋለሁ አከማቻለሁ ማለት ነው። የክላውድ ማከማቻ ላይ አከማቻለሁ